የቤት ጣሪያ ምን እየተሰራ ነው? የቤታችን ጣሪያ አሁን ላይ ከ ከቻክ በሚባል የዱቄት አይነት ምርት የሚሰራ ሲሆን እሱ በውሃ ተበትብቶ ያርቆ ተሰርቶ በማረ መልኩ ያለነው እና ኮርኒስ ከእሱ ይሰራል። ስለዚህ የቤታችን ጣሪያ ኮርኒስ ወይ ደግሞ ቻክ ኮርኒስ ተሰርቶ ያለ ነው።

በልጅነትህ የምትወደው ጨዋታ ምን ነበር? አዎ በልጅነቴ የምወደው ትልቁ ጨዋታ የጠጠር ጨዋታ ይባላል። ምክንያቱም የሰፈር ልጆች አንድ ላይ እንሰበሰብና ጠጠር ለቅመን ጉድጓድ ይቆፈራል። ከዛም በሱ ቁጭ እያረግን እያስቀመጥን እየቆጠረን እንጫወታለን። እሱን ጨዋታ በጣም ነው የምወደው። እና እሱ በጣም አስተዋጽኦ ከሱ ውጪ ደግሞ የእግር ኳስ ጨዋታም ብዙ ጊዜ እናዘወትራለን። እና እሱም ከቀጠር ቀጥሎ የምወደው ጨዋታ ነው። በልጅነቴ ጨዋታ ከምላቸውና ከምወዳቸው ትልቁ የጠጠር ጨዋታ ነው ብዙ ቦታ አልተለመደም። ይህ ጨዋታ ግን እኛ አካባቢ ላይ በጣም የተለመደና ብዙ ሰዎች የሚጫወቱት ጨዋታ ነው። ደስ ይላል በጣም

መናገር ትወዳለህ? አዎ በሚገባ። ቀን በቀን ከጓደኞቼ ጋር በጣም እቀለዳለው። ምክንያቱም ያስደስተኛል ስቀልድ ጭንቀቴን፣ ሀዘኔን እና መጥፎ ነገሮችን ስለምረሳበት በጓደኞቼ ጋር በመሆን ብዙ ጊዜ እቀልዳለሁና ቀልድ መናገር በጣም እወዳለሁ። እና ቀልደኛው በማለት ሁላ ስም ወጥቶልኛል። አንዳንዴ ልጆች ሁላ ቀልደኛው ይምጣ ካሉ እኔ ነኝ የምጠራው ማለት ነው። እና ቀልድ መናገር በጣም አስደስተኛልና በጣምም እወዳለሁ።

"ምን አይነት ሳሙና ትጠቀማለህ? ምን አይነት ሳሙና ትጠቀማለህ?" ለሚለው ብዙ ጊዜ የምጠቀመው ፈሳሽ ሳሙና ነው። ልብስ ለማጠብ ሆነ፣ ቤት ለማጽዳት፣ እቃ ለማጠብ፣ እንዲሁም ደግሞ ቤት ውስጥ ያሉትን መስታወት፣ በር አይነት ነገሮችን ሳጸዳ የምጠቀመው ፈሳሽ ሳሙና ነው። ደረቅ ሳሙናም በዛው ልክ እጠቀማለሁ። ልብስ ለማጠብ እንደ ተጨማሪ የምጠቀመው ደረቅ ሳሙና አለ። ከሱ ውጪ ደግሞ ኦሞ አይነት ሳሙናዎችንም እጠቀማቸዋለሁ፤ ነገር ግን በብዛት የምጠቀመው ሳሙና ፈሳሽ ሳሙና ነው ወይ ደግሞ ላርጎ በመባል ይታወቃል ማለት ነው።

ሌሎችን ማስተማር ትችላለህ? አዎ በሚገባ። አሁን የሰራሁት ካለ ስራ ውስጥ አንዱ እንደነገርኳችሁ ማስተማር ወይ ደግሞ የማስተማር ስራ ነው። ይሄ ማለት ሌሎችን ላይ የማስተማር ወይ ደግሞ የማስጠናት ስራ እየሰራው ስለሆነ ስለዚህ ማስተማር እችላለሁ ማለት ነው። በሚገባ ያወቅኩትን እነሱም እንዲያውቁ በአቅማቸው ልክ ነው እማስረዳው እማስጠናው። ምክንያቱም ከማይችሉት ነገር ከሆነ ወይ ደሞ ከአቅማቸው በላይ ከባድ ነገር ከሆነ ለእነሱም ለመረዳት ስለሚያዳግታቸው ልክ እነሱ መረዳት በሚችሉበት አንደበት ነው። እማስረዳው ስለዚህም ወይ ደግሞ እማስተምረው። ትልልቆችም ከሆኑ በዛው ልክ እነሱ መረዳት በሚችሉበት አንደበት እማስረዳው። ስለዚህ ማስተማር በደንብ እችላለሁ። ምክንያቱም ሞያዬ ነው ስራዬም ነው ቀንበቀንም ቀንበቀንም እየሰራሁት የምገኘው ስራ ስለሆነ። ሌሎችን ማስተማር በደንብ እችላለሁ።

መንዳት ትችላለህ? እኔ በበኩሌ መንዳት አልችልም ምክንያቱም መንዳት እራሱን የቻለ ሞያ እና ስልጠና ይፈልጋል እኔ ደግሞ እነዛን ስልጠናዎች ስላልወሰድኩኝ ወይ ደግሞ የመንዳት ሰርተፍኬት ስላልወሰድኩኝ መንዳት አልችልም። ስለዚህ እኔ በበኩሌ መንዳት አልችልም ነገር ግን አንዳንድ ስለ መኪና የማውቃቸው ነገሮች አሉ። ያ ደግሞ መንዳት እችላለሁ ማለት አይደለም። ስለዚህ ትምህርቶች ይፈልጋሉ እንዲሁም ማለፍ ያለብንን ፈተናዎች ስላሉ መንዳት ሂደቶችን ይፈልጋል። እኔ ደግሞ እነዛን ሂደት ስላላለፍኩኝ መንዳት አልችልም።

የስልክህ ባትሪ ምን ያህል ይቆያል? የስልኬ ባትሪ ብዙም አይቆይም ምክንያቱም እኔ ቀን በቀን ስልኬን በተደጋጋሚ ስለምጠቀመው የተለያዩ ቪዲዮዎችን ስለማይበት ቶሎ ቶሎ ይጨርሳል። ያን ያክል ብዙም አይቆይም በዛ ከተባለ ከ ሶስት ሰዓት ወይ እስከ አራት ሰዓት ባሉት መካከል ከዛ በላይ አይቆይም። መልሼ መቸረጂ ይኖርብኛል ወይም ቻርጅ አደርገዋለሁ ማለት ነው። ብዙ ስለማይቆይ ቆይታው ቢበዛ ሶስት ወይ አራት ሰዓት አያልፍም ማለት ነው።

ለበጎ አድራጎት ሰርተህ ታውቃለህ? አዎ በሚገባ! በአካባቢዎችህ ላይ ያሉ ህፃናት እርዳታ ስለሚፈልጉ እነሱን ለመርዳት ሲባል የበጎ ስራዎችን እሰራለሁ ከዚህ ተጨማሪ ወጪ ደግሞ ባለፈው በቅርብ ጊዜ የአካባቢ ጽዳት በማለት በግቢያችን መሰረት በተቀሰቀሰው ሰልፍ ላይ እኔ በመሳተፍ የበጎ አድራጎት ስራ ወይ ደግሞ የጽዳት ስራን በፈቃደኝነት በማገልገሌ እዛ ላይ ተሳትፌያለሁ። ስለዚህ ብዙ ከዚህ ውጪም ብዙ የበጎ አድራጎት ስራ ሰርቼ አውቃለሁ። የተቸገሩትን፣ የተራቡትን መመገብ እንዲሁም መንገድ ላይ የቀሩትን ሰዎች የተለያዩ እርዳታ በመስጠት የበጎ ስራ እሰራለሁ።

አመራር ሚና አለህ ለሚለው አዎ። አንድ በማስተምርበት ትምህርት ቤት ውስጥ እኔ እንደ ሀላፊ ሆኜ ለልጆቹ አንድ ላይ ምሰበስባቸው እኔ ነኝ። ስለዚህ ማስተምራቸው ብዙ ልጆች አሉ። እነሱን የሚማሩበት ወይም የሚያጠኑበትን ሰዓት የማወጣላችሁ እኔ በመሆኔ። እዛ ጋ ትልቅ ሚና ወይ ደግሞ የአመራር ሚና አለኝ ማለት ነው። እና ብዙዬን ጊዜ እነሱ ጋ የማሳልፍበት ሰዓታት ስላለኝ እሱን እንደ አመራር ሚና መውሰድ እንችላለን።

ማታ ምን አይነት ድምጽ ትሰማለህ? ማታ ከመተኛቴ በፊት ከሆነ አንዳንድ የመንሾካሾክ ድምጾች ይሰማሉ። ከጎረቤት ነው አብዛኛው ድምጽ የሚመጣው እና የጩኸትም ይሰማል። ግን አብዛኛው ድምጽ ብዙም አይሰሙም ምክንያቱም ማታ ላይ ጸጥ ወይ ጭር ያለ ስለሚሆን ብዙ ጊዜ ማታ ላይ ድምጽ አይሰሙም። ሊሰሙ ከቻሉም የሚሰሙ ድምጾች የጥናት ድምጽ ላይ ልክ እንደ መንሾካሾክ ያሉ አይነት ድምጾች ናቸው። ከዛ በተረፈ ብዙም ድምጽ አይሰማም። ምክንያቱም ማታ ሁሉም ሰው ስራ ጨርሶ ወደ መኝታ የሚሄድበት ሰዓት ስለሆነ። ከተኛው በኋላ ደግሞ አንዳንድ የእንቅስቃሴዎችም ሰማው። የተኛ ሰው ሲገላበጥ ያሉ ድምጾች ናቸው።

ግጭቶችን ማስተካከል ትችላለህ? ለሚለው አዎ በሚገባ። እኔ ብዙ ጊዜ ሰዎች ሲጣሉ እንዲሁም ሲጋጩ። ጓደኞቼ ማዕከል ሆነ እንዲሁም ትትልቅ ሰዎች መካከል የተፈጠሩ ብዙ ግጭቶችን በሰላማዊ መልክ ማስፈን ችያለሁ። ስለዚህ ግጭቶች ሲፈጠሩ በደንብ ማስተካከል እችላለሁ። እንዲሁም ይህን የማረገው አንድም በምክር አንድም ደሞ ታላላቆቻችንን በመጥራት እነሱን እንዲያማክሩ በማረግ። ከእነሱ ጋር አጭር የሆነ ወይ ደግሞ። እንደ ፀቡ ረዥም ከሆነ ረጅም ሰዓታት ተመካክረው እንዲፈቱ በማድረግ። ግጭቶችን ማስተካከል በደንብ እችላለሁ።